የምትወደው ፍራፍሬ እንግዲህ በጣም ያው ብዙ ነው አንድ ብቻ አይደለም ግን በይበልጥ የምወዳቸውን ብጠቅስም ለምሳሌ ፓፓየ አለ ትርንጎ አለ ብርቱካን አለ እነዚ እነዚ በጣም ደስ ሚሉ ናቸው። አንደኛ ያው በሰውነት ጥሩ ናቸው። አትክልት ፍራፍሬ መመገብ ለሰውነት ጥሩ ናቸው ሲቀጥልም ደግሞ ከተለያዩ በሽታ ይከላከላሉ። ይሄ ሽታቸው ጠረናቸው ለምሳሌ ብርቱካን ብትበላ ጠ ጠረንህ ሀሪፍ ነው። በቃ ደስ ነው የሚለው ምንም የሆነ የሚኮመጥጥ ምናምን አይደለም። በቃ እና አሪፍ ጠረን አለው። ጠረንም ለውስጥ ጤንነትም አሪፍ ነው በቃ ይመከራል። በዓል ቀን በተለይ ብርቱካን እና ትርንጎ በጣም ይበላል እንደኛ አካባቢ ማለት ነው። እና እንደዚህ እንደዚህ ፊራፍሬ አይነቶች እወዳለው።

ስራ ወደ ስራ እንሄዳለን ወደ ስራ ትሄዳለህ? በሚለው ላስተካክለው እንደኔ ወደ ስራ ትሄዳለህ የሚለው ወደ ስራ እነውት። አይደለም። ምክንያቱም ስራ ቦታ ሄጄ ካልተገኘሁ ከዛ ቦታ ሄጄ ካልሰራሁ። ማግኘት ስለማልችል ደሞዝ መከፈል ስለማይችል። ከዛ አለው አቴንዳ ሳለው ትፈርማለህ በየቀኑ እዛ ነው ካልተገኘ ይቆረጣል ከወር ደሞዜ የተወሰነ ይቆረጣል የቀረህበት ቀን ታስቦ ማለት። እና የሆነን ስራ ለመስራት ግዴታ እዛ ቦታ መገኘት ስላለብኝ በስራ ቦታ ሄጄ። በሰአቱ እገኛለሁ ማለት ነው።

ነገሮችን በስርዓት አስቀምጣለሁ በቻልኩት አቅም እንደ እኔ እንደ እኔ ማለት ነው። ምክንያቱም በስርዓት የማስቀምጣቸው ነገ ነገ ወዲያ ልጠቀምባቸው ስለምችል። በቃ ከሆነ ነገር ከማስታውሰው በግልጽ ከማውቀው ቦታ ላይ አስቀምጠዋለው። የሆነ ነገር ከሆነ ደግሞ ለምሳሌ ደብተር ከሆነ። ደብተር ልብስ ከሆነ በልብስህ እና በየአይነትም ማስቀመጥ በስርዓት ማስቀመጥ። ነገሮችን ስንፈልጋቸው ቀን በትክክል ያለ ምንም ሰዓት መውሰድ በትክክል ጊዜ እንድናገኛቸው እና በአጭር ጊዜ እንድንጠቀም ያደርጋሉ ማለት ነው። ነገሮችን በስረአት ማስቀመጥ በቃ አሪፍ ነው። ነገሮችን ቶሎ በምንፈልግባቸው ጊዜ ቶሎ ብለን እንድናገኛቸው ያመቻል ማለት ነው።

ትንኝ በአካባቢ በጣም አለ ትንኞች በጣም አሉ። የአካባቢ ያለሁበት አካባቢ በጣም ውሃማ አቋሪ ምናምን ስለሚበዛው ወራጅ ወንዝ ስላለ የታቆረ ውሃም ስላለ እዛ አካባቢ ነው እና በጣም ትንኝ አለ በጣም ትንኝ እንደውም በቃ አያስቀምጠንም እና ጎበር ምናምን አድርገን ምናምን ነው ምንተኛው ለ እንትን ላይ አልጋ ላይ እና ትንኝ በጣም አለ። እና ይሄ ደግሞ ትንሽ ለአንዳንድ በሽታዎች እያጋላጠን ነው። እና እንደኛ አካባቢ በብዛት ቢንቢ የሚገኝበት አካባቢ ነው። ያው ውሃም አካባቢው ስላለ ማለት ነው።

ታሪክ መንገር ትወዳለህ በተቻለኝ አቅም ያወቅኩትን ያነበብኩትን ለጓደኛዬ ለምወደው እናገራለሁ። ምክንያቱም ታሪክ ታሪክ የሚያስብለው ያወቅነውን ለማያውቁት ስንነግር ነው እና ምክንያቱም እያወቅን ካልተናገርን እነዛ ቀጣይ የሚመጣው ትውልድ ምንም አያውቅም ማለት ነው። ስለዚህ እኔም ያወቅኩትን ትንሽ እንደ ድርሻ እወጣለሁ። ስለዚህ ታሪክ መናገር ለነገ ትውልዱ ሀገር መገንባት ነውና። ታሪክን መንገር እንደዚህ ነበር እንደዚህ ነበር ብለህ ካልነገርከው የሚመጣው ትውልድ ስለእኛ አያውቅም ማለት ነው። ስለዚህ በተቻለኝ አቅም ያለኝን ታሪክ አጋራለሁ። ባነበብኩት ነገር አንዳንድ ካለ እነሱንም ለምወዳቸው ለአንዳንድ ለምንቆማቸው ሰዎች በእነዚ በተረት ምናምን እየተቀላለድን እናወራለን። ስለዚህ መንገር ደስ ይለኛል። ያለኝን እውቀት ማጋራት ይመቸኛል እንደኔ ማለት ነው።

ምን ምን ትመገባለህ? እንግዲህ በምን ትመገባለህ ማለት? እምመገበው በብዙ አይነት ነው። የምግብ አይነት መላያ እንደ ምግብ አይነት ነው። ለምሳሌ እንደ ፓስታ። እንደ መጠጥ ነገር ከሆነ ያው የራሱን መጠጫ አለው። ለምሳሌ አሁን ኮረፊ ከሆነ የኮረፊ ዋንጫ አለ በዋንጫ ነው የምመገበው የምወስደው ማለት ነው የምጠጣው። እነዚህ ፓስታ ምናምን ከሆነ በሹካ ባንካ ነው የምመገባው። እንጀራ ምናምን ከሆነ ደግሞ በእጄ እመገባለሁ ማለት ነው። ስለዚህ እንደ ምግብ አይነት ያመጋገብ ሁኔታ ይለያል ማለት ነው። እንደኔ

ታስተናግዳለህ ወይ? ቅሬታ ማስተናገድ አዎ ግድ ነው። ምክንያቱም ይሄ ይሄ ነገር ብታስተካክል ይሄ ቅሬታ የለምብህ ምናምን የሚባል ነገር ካለ። ለኔም የሚጠቅመኝ ቅሬታን እቀበላለሁ አስተናግዳለሁ። ምን ምን የጎደለ አለ ነው? ቅር የሚያሰኝ ነገር። ካለ ቅሬታዎች ይመጣሉ። ይሄን ብታስተካክል ምናምን የሚባል በቃ አንድ አስተያየት ነገር ይሰጣን። ቅሬታ እና እነዚህን በበጎ ነገር አይቼ እሺ ብዬ በኔ የምቻለኝ ነገር አደርጋለሁ ለመቅረፍ። ቅሬታዎችን በኔ በኔ የተነሱትን እሺ በቃ ይሄን እንደኔ ስህተት ነው። ወደፊት እንደዚህ እንደዚህ ነገሮችን አርማለሁ አስተካክላለሁ ብዬ እሄዳለሁ። እንደበጎ ነው የማየው በቃ ቅሬታ መቀበል ወይም አስተያየት መቀበል ለማለት ነው። እና ለኋላ አንተን ስለሚገነባ አስተያየት መቀበል ደግሞ እኛ እንደ ድክመት እና ጥንካሬ መለኪያ ነው። እና ቅሬታዎችን ታስተናግዳለህ የሚለውን በሚገባ አስተናግዳለሁ

ምን አይነት ዳቦ ትወዳለህ? የሚለውን ግንስ እኔ የአብዛኛውን ጊዜ የምወደው ገጠር አካባቢ የውሃ ዳቦ፣ የስንዴ ዳቦ ምናምን ነው። በገጠሩ ማህበረሰቡ የሚጋገረውን ዳቦ ነው ይሄ በማሽን ፉርኖ ምናምን ቢባል ሆድ አይሆንም አልወደውም። በቃ ምንም ስትበላው ሰውነት አይሆንም። እንደ ሰገረ ምናምን አይወጣም፣ ሰውነትን ያደርቃል። ምንም በቃ እውነት ከዛፍ የተሰራ ድርቅ የሚያደርገው። ይሀኛው ልስላሴ አለው ቢያድር፣ ቢውል፣ ቢሰነበት ይበላል። ይሄኛው ግን አንድ ቀን እንደው ጠዋት ገጋግሮ ሙሉ ቀን ለራሱ አይወልም እና በጣም ያስቸግራል፣ ይደርቃል፣ ምናምን እና አይመችም እና የስንዴ ዳቦ ገጠራ አካባቢ የሚጋገረው በውሃ፣ በምጣድ ምናምን እሱ በጣም ይመቸኛል ለእኔ ማለት ነው።

ዶሮ አለ የስ አለኝ ዶሮ አለ ዶሮ በጣም ዛሬ ላይ በጣም በጣም የገቢ ምንጭ ነው። በጣም ከብሩ ነው ድሮ አጋስና ስናነጻጽረው የዶሮ ዋጋ በጣም እንግዲህ ያው የድሮ የፊየል ዋጋ ነው የያዘው። ዶሮ ማለት ነው። አንድ ሺህ ምናምን ነው አሁን የተሸጠኝ ዶሮ እና በጣም አለ እንደ ገቢ ምንጭ የተጠቀመው እንቁላል አለ። እንቁላል በጎ አይደለም እሷ በጎ አይደለም እና ትልቅ የገቢ ምንጭ ነው። ዶሮ እና እየተጠቀምኩ ነው አለኝ ማለት ነው። እንደ እኔ እና በጣም በጣም በርካታ ገበያ ላይ ያለ በጣም ከባድ የሚባሉት። አሁን እየሆነ ነው እንግዲህ ዶሮ ምን ማን ነበረች ያን ያህል አልነበረም በጣም እየከበረ አለ። እና እንቁላልም እንደ አንድ ገቢ ምንጭ ነው። በጎድን። ዶሮ አለ እዛ እንቁላል እነዚህ እነዚህ በጣም የገቢ ምንጭ ናቸው ማለት ነው። እና አለኝ የተጠቀምኩበት ነው።

ዝናብ ሲዘንብም ምን ታደርጋለህ? ይህ አሪፍ ጥያቄ ነው እንግዲህ እንደኛ ገጠራማ ማህበረሰብ ያው እንግደህ እንዳጠቃላይ እንደ ኢትዮጵያ የሆነ ዝናብ ሲዘንብ እናቁራለን አለ። የውሃ ታንከር አለ እንደው በቀላሉ ከቤት አንፃር ከቤት ብሎ ወዘት ቤት ላይ የሆነ ቆርቆሮ አለ። አሸንዳ የሚባል ማለት ነው። ውሃው ወደ አንድ በኩል እንዲፈስ ተጠራቅሞ በየትኛውም አቅጣጫ ያለ ውሃ። ወደ አንድ እንዲፈስና በአንድ በኩል እንዲታቆር። በጄሪካ ሊሆን ይችላል በሮቶ በሜካሜጅ። በበርሚል ሊሆን ይችላል። በዛ ይጠራቀምና። ለቀጣይ ቀን ዝናብ በማይዘንበት ቀን ያንን ለመጠጥ እንገለግለው እንችላለን። ለከብቶች መጠጥ እንገለግለው እንችላለን። አትክልት ማጠቻ እንትጠቀመው እንችላለን። እና የተለያየ ውሃ አይፈስም ብዙም ጊዜ። እና ይታቆርና ለተለያዩ አገልግሎቶችን አውላለሁ እናውላለን ማለት ነው

ሻማ ማብራት እንግዲህ እንደኛ እንደ ኢትዮጵያ በጣም ሻማ ክብር አለው። ለምሳሌ የልደት ቀን ላይ ሻማ ይበራል። በዚህ ወርሃዊ በዓል ላይ ለቤተክርስቲያን ምንድነው? ድግስ ሲሆን ይሄ ንግስ በዓላት ሲሆን ሻማ ይበራል። ጌታችን መድሃኒታችንን የምናስታውስበት ብርሃን ነው። በቃ ሻማ ልክ ለኛ ሲል እሱ ሞቶ አለምን ያዳነበት የምናስታውስብን ነው። እሱን እንደ ሻማ ቀልጦልን እንደ ሻማ ሞቶልን እንደ ሻማ ነዶልን እኛን ከሲኦል ባርነት ያወጣን ማስታወሻ ስልሆነ ሻማ ማብራት እንወዳለን። እንደኛ ባህላችን ማለት

ማቅረቢያ ማድረግ ትችላለህ? ማቅረቢያ ማድረግ ማቅረቢያ እንግሊዝ ማድረግ እንደኔ ይመስለኞ። የሆነ ነገር ያራቀን ነገር ማቅረብ ትችላለህ? አዎ እችላለሁ። ምሳሌ ሩቅ ያለን ነገር። በአንድም በሌላ ወደ እኛ እንዲቀር ማድረግ እንችላለን። ለምሳሌ እንደውም ማቅረቢያ ማድረግ። የሆነ ሰው ታመመ የሆነ ሰው ጓደኛ የሆነ ነገር ሆንንና የሆነ በቃ አእምሮ የተወሰነ ተጎዳና ሰዎች ቢርቅ ያንን ወደ እኛ ለማቅረብ ቀ በተቻለ አቅም ትመክራለህ? በቃ እሱን። በማይጎዳ መልኩ ትቀርብና ወደኛ እዲመጣ እንዲመለስ ወደነበረበት ማቅረብ። ወደ ማህበረሰቡ እንዲቀላቀል ማድረግ። ስራ እንሰራለን እንደኛ ማለት ነው። ስለዚህ ማቅረብ እችላለሁ እንደኔ።

ኢሜል እጠቀማለሁ ያው እንደተማረ ሀይል ያው ብዙም ባልጠቀም አልፎ አልፎ እጠቀማለሁ ማለት የተለያዩ መልእክቶችን ለመላክ ለመቀበል። አንዳንድ ጉዳዮችን ነገር ለምሳሌ ቴሌግራም ጋ መጠቀም ይልቅ በኢሜል መጠቀም አሪፍ ነው ለደህንነትም አሪፍ ነው። እና ይሄ ይሄ ነገር አለ። ችግሮችን ለመቀነስ ትልልቅ ፋይሎችን በኢሜል ነው ስለዚህ ኢሜል እጠቀማለሁ። አንደኛ የስራ ደህንነታችን የተጠበቀ ይሆናል። እና ፈጣንን ቀላል ስለሆነ ማለት ነው። እና እጠቀማለሁ እንደኔ

የምወደው ሬስቶራንት እሺ የምትወደው ሬስቶራንት የት ነው ያለው የት አካባቢ ነው? የሚለው ጥያቄ አሪፍ ነው። ያው እንዳለሁት ከአካባቢ አንፃር ብነግርህ በጣም ትልቅ ሬስቶራንት አለ። እነዚህ አንበሳ አዲስ አምባ። ሌላ ሌላ ማለት እንደ ታደሰ ሆቴል ሬስቶራንት በጣም ትልልቅ አሉ። እነዚህ እነዚህ አካባቢ የት አካባቢ ነው የሚለው ባህርዳር ዙሪያ፣ ሰሜን ወሎ፣ ሰቆጣ አካባቢ እና በጣም በጣም የምወዳቸው አካባቢ ላይ አለ ማለት ነው። እና የምትወደው ሬስቶራንት የት ነው የሚለው? ከነዚህ አካባቢዎች ናቸው ያሉት ማለት ነው።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ለምሳሌ የምችለው ከሆነ የማውቀው ከሆነ የተወሰነበት በችሎታዬ ልሞክረው እችላለሁ። የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ለምሳሌ የምችለው ከሆነ የማውቀው ከሆነ የተወሰነበት በችሎታዬ ልሞክረው እችላለሁ። በደንብ ለሰለጠነ ሰው እሰጣለሁ። እና እኔ የምፈታውን እፈታለው። ከኔ አቅም በላይ የሆነውን ደግሞ። ለሚችል ሰው እልካለው ማለት ነው።

ጎረቤቶች ጋር ያለኝ ግንኙነት ደስ የሚል ነው። በቃ ጎረቤታችንም መልካም የሆነ ስብ አዎ ስብእና አላቸው ተጫዋች ናቸው። እቀስ ዝክር ሲሆን አመት አመታዊ በዓል ሲሆን። ከአንዱ እንሄዳለን ከአንደኛው ምሳ ብንበላ አንደኛው ራት እንበላለን። እንደዚህ እያልነው እና እንደ ኢትዮጵያ ባህልም በቃ መተሳሰብ አለ። እና ደስ ይላል ከጎረቤት ጋር። በቃ ልክ እንደ ቁርጠኝነት ቤተሰብ ማለት ነው። እንደ ስጋ ዝምድና እንዳለው ሰው በቃ። በጣም ቁርኝነት አለ ደስ የሚል ነው። እኔ በቃ ከጎረቤቶቼ ጋር ደስ የሚል ግንኙነት ነው ያለኝ። በቃ ደስ ይላል እንደ እህት እንደ ወንድ ነው የምንተያየው እና። በቃ ያለን ግንኙነት በጣም ደስ የሚል ነው ማለት ነው።

እንሰሳ አለህ ለሚለው አዎን እንግዲህ በጣም ብዙ እንሰሳ አለ ለምሳሌ መጥቀስ ብንፈልግ ላም አለ በሬ ዶሮ ፍየል በግ ውሻ ድመት እነዚህን ግን በገጠር ማህበረሰቡ የሚገኙ ያው እንደ ኢትዮጵያ እንግዲህ በየትኛውም አለ። ያው አብዛኛው ከተማ የሚባለው ያላደገ ሳይሆን አብዛኛው አለ ይሄንን እነዚህ ነገሮች አሉ። በተለይ በተለይ ከተማ ላይ አሁን ላም ድመት ውሻም ይመጣሉ በቃ የተለመደ ነው። ያው በሬ ነው ገጠር አካባቢ የሚገኘው እንጂ በብዛት ከተማ ላይ በቃ ድመት ውሻ በጣም የተለመዱ እንስሳት ናቸው። እና የቤት እንስሳ አለኝ እነዚህ አሁን የጠቀስኳቸው አሉ ማለት ነው።

የስልኬ ባትሪ እንግዲህ ቢያንስ ሃያ አራት ማለት አስራ ሁለት ሰዓት ይቆያል። ያው እንደ አጠቃቀሜ ነው ሙሉ ሃያ አራት ሰዓት ሊቆይ ይችላል። የተለያዩ ኢንተርኔት ጋር እየሰራው ምናምን ከሆነ ኢንተርኔት ወይም ዳት ካበራሁ ብዙ ሃያ አራት ሰዓት ላይ ቆይ ይችላል። እና ማክሲመም ቢቆይ አንድ አስራ ሁለት ሰዓት አካባቢ ይቆያል ብዬ አስባለሁ እንደኔ ማለት ነው።

መብራት ሲቋራጥ ምን ታደርጋለህ? የሚለው በተቻለ አቅሜ የምችለው ከሆነ ልጠግነው እችላለሁ የማልችለው ከሆነ ደግሞ የመብራት ባለሙያዎች ይጠራሉ። እና በቃ ባለሙያው እስከሚጠራ ድረስ ቆጣሪውን አጠፋለሁ። ምክንያቱም ሌሎች እቃዎችን እንዳያበላሽ። ኮንታክት ስለሚደረግ የተለያዩ ነው እርጥብ ነገሮች ካገኘ ስለሚነድ ማለት ነው። እና እነዚህ እነዚህ ጥንቃቄ እናደርጋለን መብራት ሲጠፋ ቀድመን ቆጣሪ እናጠፋለን። ሲቆረጥ የሆነ ነገር እንዳይጎዳ ቀድመን ቆጣሪ አጥፍተን እና ያ የተቆረጠውን ደግሞ እንዲቀጥል በማለሙያ ቀላል ከሆነ ምን ራሴን ልጠግነው ስለምችል ማለት ነው።

ያው እኔ የሚወደው ጫማ ትንሽ ሶሉ ከፍ ያለ ቢሆን ደስ ይለኛል እንግዲህ ሰው ፍላጎት ነው። ብዙ ፍላት ጫማዋቾች አይመቹም። እና ጥቁር ጫን ጥቁር ከለር ያለው ነጭ ያለው ፖክ ከለር ይመኛል። ይሄ ኤር ፎርስ ኤር ፎርስ መሆን ጫማ እሱ ብዙ አይመቸኝም። እና ትንሽ ሶሉ ከፍ ያለ ጫማ ብዙ ጊዜ ይመቸኛል ኮፎርት ያለው ማለት ነው። እና እንደዚህ እንደዚህ ያለ በከለርም ጥቁርና ነጭ ይመኛል። ሶሉ ከፍ ያለ ጫማ ትንሽ ብድግ እሚያደርግ። ለኔ ምቾት አለው ማለት ነው።

ይቅርታ መጠየቅ ቀላል ነው። በቃ ዋናው ይቅርታ የሚቀበለው ሰው ነው። ይቅርታ እንግዲህስ እነዚህ በአራት ቃላት ነው ይቅርታ በጣም ቀላል ነው። ነገር ግን ብዙ ነገሮችን ማስቀረት የሚችል። ይቅርታ ትልቅ ነገር ነው የአንድ ሰው ትልቅ መፍቻ ስልት ነው። አንድ ሰው የሆነ ነገር ቢያጠፋ። በቃ ይቅርታ እንደዚህ አድርጌ ነው ብሎ ከይቅርታ ውጪ ሌላ ምን ሊያደርግልህ አይችልም። በቃ እንዴት ተሳስቷል ተሳስቷል ይቅርታ ነው እንግዲህ የሰው ልጅ። በቃ የስነ ጥሩ ስነ ምግባር አለው የሚባለው አንድ ሰው ይቅርታ የሚጠይቅ ነው። ስህተቱን አምኖ እንደዚህ እንደዚህ ሰርቻለሁ በቃ ስህተቴ ነው ይቅር በለይ ይቅርታ አድርግልኝ ይላል። ይቅርታ አንዱ ትልቁ የሰላም መፍትሄ የሰላም ማምጫ የእርቅና መሰረቻ ናት ብዬ አስባለሁ። እንደኔ እና በጣም ቀላል ነው። ይቅርታ መጠየቅ ማለት ነው።

ሽቶ ትጠቀማለህ ለሚለው የተወሰነ አሁን በብዛትም ባይሆንም የተወሰነ እጠቀማለሁ። ያው እንግዲህ ሰው ጋር ስለምውል። የተወሰነ ጠረን መጥፎ ጠረን አለ እንግዲህ ላበት በላበት የሚሸት ነገር አለ ብብት አካባቢ። የተወሰነ ጥረን ያወጣል። እና ከዛ ሽታ ለ እንተን ለማድረግ ሰው አደባባይ ስትውል የተወሰነ መጥፎ ጠረን እንዳትሸት ሽቶ የተወሰነ ነገር እጠቀማለሁ። እና ያን ያህል አይደለም። ግን አልፎ አልፎ አንዳንዴ አደባባይ ጋር ወደምሄድበት አካባቢ እነዚህ በዓላት ቀናት ሲሆን ሰው በሚበዛበት አካባቢ ስገኝ የተወሰነ ትንሽ እጠቀማለሁ።

ልብሶችህ በስራት የተቀመጡ ናቸው ወይ? ይላል በተቻለ አቅም አዎ እንደኔ ነገሮችን በስርዓት ማስቀመጥ ይመቸኛል። ልብሶች በስርዓት የቀመጡ ናቸው ብዬ አስባለሁ እንደኔ። ምክንያቱም አጥባለሁ። አጥቤ ሲደርቁ በስርዓት አጣጥፌ ነው የማስቀምጠው። ምክንያቱም በስርዓት እንደዚህ ዝም ብል ጥብልብል አድርገህ የምታስቀምጥ ከሆነ የመኮፋተር እና ቶሎ የማርጀት እንትን ሊኖራቸው ይችላል። በስርዓት ደርድረህ በስርዓት አጥፈህ ምታስቀምጠው ከሆነ ግን በቃ ልብሱም ለብዙ ጊዜ የሚያገለግል የሆነ ብዙም አይኮፋተርም። የመጨማተር ባህሪም አያመጣም ማለት ነው።

መዘመር በጣም ደስ ይለኛል እወዳለሁ የምችለውን መዝሙር ያው ደካማ ነኝ እኔ ያህል ብዙም እንትን አይደለሁም። በቃ ደስ ይለኛል ሲዘምሩ ስሰማ ሲዘምሩ ሳይ እንደዚህ ክብረ ባእል ሲሆን። አሁን ለምሳሌ ነገ ጥምቀት ነው ለኛ በጣም በጣም ደስ የሚል ዝማሬ ይሰማል። እና እነሱ እየሰማሁ የሰማሁትን እላለሁ። በጣም ደስ ይላል መንፈስን። በቃ ከልብ የምትዘምረው ከሆነ። በቃ ደስ እያለ ነው ጀምሮና ደስ ይላል አሪፍ ነው። እኔ በጣም እወዳለሁ እንደኔ። እንደ እምነት ተከታይ እንደ ክርስቲያን ኦርቶዶክስ ተዋህዶት ተከታይ ነው። እና መዝሙር በደንብ እወዳለሁ እንደ እኔ

መጠጥ አካባቢ እኛ አካባቢ አሁን መጠጥ የምናገኘው ከከርሰ ምድር እና ከቧንቧ ከወራጅ ውሃ እነዚህን አካባቢ እናገኛለን። ያው አብዛኛው እንዴ ኢትዮጵያ ማህበረሰብ ከርሰምድር ነው የሚጠቀመው። አብዛኛው ወራጅ ገጠማ ማህበረሰቡ ምንጭ ላይ ይቀዳል። እና አልፎ አልፎ ደሞ የቧንቧ ምናምን አለ። እና እንደዚህ እነዚህ አካባቢዎች የመጠጥ ውሃ አገኛለሁ ማለት ነው። ከምንጭም ከከርሰ ማለት ከቧንቧ እንዚህ እነዚህ አካባቢ የለም

የምወደው ሙዚቃ ትንሽ ለስለስ ያለ፤ የድሮዎቹን ዘፋኞችን በጣም እወዳቸዋለሁ! ምክንያቱም በቃ ብዙ መልእክት አዘል ዜማዎችን ነው የሚያዜሙት። ለስለስ ያሉ ናቸው። ለጆሮም የሚቆራቁር ናቸው ብዙ ልክ ማስታወስ ነች ናቸው እና ደግሞ አነዚህ ሃይማኖታዊ መዝሙሮች ደስ ይሉኛል። እነዚህ እነዚህ ለስለስ ያሉ የድሮ አርቲስቶች የድሮ ሙዚቀኞች ይመቹኛል።

እድለኛ ነገር አለህ እድል እውነት እድል ነገር አለህ አዎ ደስ የሚለው ሰዎች ጋር መግባባት አለኝ ሰው መቀራረብ ሶ እስከመግባባት እነዚህ እነዚህ እንደ እድለኛ ነኝ ብዬ አምናለሁ ማለት ነው። ከሰዋች ጋር በፍቅር ነው የምገናኘው ደስ እያለን እንደ ወንድም እንደ እህት ነው የምንግባባው። እና እንደዚህ እንደዚህ አይነት እድለኛ ነኝ ብዬ አምናለሁ በዚህ በዚህ በኩል

በስራ ጊዜ እረፍት ማድረግ ያስፈልጋል የሆነ ነገር ስትሰራ ድካም አለው። ያን ድካምን ለማስታገስ ለመቀነስ ደግሞ የሆነ የተወሰነ ሰዓት የሆነ ደቂቃ ያስፈልጋል። እንኳን የሰው ልጅ ማሽን ለራሱ ያርፋል ተወሰነ ደቂቃ ይረዱ። ነገሮችን በትክክል ለማከናወን በትክክል ተፈጻሚነት እንዲያገኝ እረፍት ያስፈልጋል። እረፍት አድርገህ ካልሰራህ ውጤታማ አትሆንም ድካም ስለሚሰማ እያስጠላ ስለምትሰራ የሚያረካ ነገር አይሆንም ማለት ነው። እና በስራ ጊዜ ረጅም አስፈልጋለሁ አስፈላጊም በመሆኑ ምክንያት እኔም አደርጋለው ማለት ነው።

የሙዚቃ መሳሪያ ብዙም ዘመናዊዎች ነገር አልችልም። ለምሳሌ ከድሮ ሙዚቃ መሳሪያዎች አንፃር። የተወሰኑትን እሞክራለሁ። ለምሳሌ ከበሩ አለ ከበሩ መምታት እችላለሁ። ዋሽንት መንፋት። እነዚ እነዚ ነገሮችን በቃ በልጅነት ጀምረን እዛ እየተለማመድነ ስለደግነ እሞክራለሁ እንዚን አካባቢ። ሌላ ሌላዎችን ነገር አልችልም። አዲስ ናቸው። ለኔ ያው እነዚህ ቀደመት እንትኖች ስለሆኑ እነዚን ነገሮች እሟክራለው።

የኔ ዋና ሀላፊነቶች እንግዲህ እንደተማረ ሰው በተማርኩት ላይ ማህበረሰቡን ነገር ግን ሀላፊነቴን በአግባቡ መወጣት። ተልኮዬንና ራዕዬን ማሳካት። ትልቅ ሀላፊነቶች በቃ በስራዬ ገበታ ተገኝቼ ስራዬን ሀላፊነት መወጣት ነው ያለብኝ። እና ማህበረሰቦችን ያስተማረኝ ማህበረሰብ ማገልገል የኔ ትልቅ ዋና ዋና ሀላፊነቶች ናቸው። እጠብቃለሁ ማለት ነው።

ዝናብ ውሃ ትሰበስባለህ? አዎ ቅድም እንደነገርኩህ ዝና ውሃ በጣም አስፈላጊ ነው። ምክንያቱም ዝናብ በማይዘንበት ወቅት ያ የተጠራቀመን ለተለያየ አገልግሎት ስለምንጠቀመው ዝናብ በሚዘንብበት ጊዜ ውሃ እናውቀዋለን፣ እናጠራቅማለን፣ እናሰባስብና ለምሳሌ ለአትክልት፣ ለቃሪያ፣ ለሸንኩርት ምናምን ቆስታ ሳትል እንደዛ እንደ ማጠጫን እንጠቀምበታለን። ለልብስ ማጠቢያ ልንጠቀምበት ስለምንችል፣ ሌላ ሌላ ለእንስሳት መጠጥ ልንጠቀምበት ስለምንችል ውሃ በምዘንብበት ጊዜ እናሰባስባለን ማለት ነው ብየሆነ ነገር።

ማህበራዊ ሚዲያ ትጠቀማለህ? ለሚለው አዎ እጠቀማለሁ። ለምሳሌ ስማርት ፎን አለ ቲቪ አለ ራዲዮ አለ ጋዜጣ አለ። እነዚህ እነዚህ ማህበራዊ ሚዲያ ናቸው። መረጃ የምናገኝባቸው። አዳድስ ነገርም የምንዳስስባቸው ስለሆኑ እነዚህን እጠቀማለሁ ማለት ነው። ምክንያቱም ነገሮች በቀላል ማግኘት ስለሚቻል። እና እነዚህ እነዚህ ማህበራዊ ሚዲያ እኔ እንደ ግሌ እጠቀማለሁ ማለት ነው።

መጠበቅ አካሄድ ነው የምለው። መጠበቅ ማለት መገድ ነው። የሆነ ነገር። ለምሳሌ ለምሳሌ ከፍቶሽ መጠበቅ ማለት ከፍቶሽ ማገድ ማለት ነው። ወደ ሌላ አካባቢ ወደ ሰው ማሳ ወደ ተለያዩ ነገር እንዳይቆም ማገድ መከልከል። ነው። መጠበቅ ታገድ ታግድ ነው የሆነ ነገር ጠብቀው ማለት ታግድ ከወደዛ የሆነ ነገር እንዳይሄድ እንዳይንቀሳቀስ መጠበቅ። ማለት አቅድ እንደማለት ይመስለኛል እንደኔ ማለት

በዚህ አሁን ባለውት በዚህ ቅዳሜና እሁድ የተለያዩ ነገሮችን ነገር አለ ተለያይ ጥናቶችን እናጠናለሁ። ሃይማኖታዊ ስራዎችን እሰራለሁ። አሁን የወቅቱ የቤተክርስቲያን የጥምቀት በዓል ነው። ነገ አሁን ጥምቀት እውላለሁ። ታቦት አንቺ እንውላለን ም ቀኑን ሙሉ ቤተክርስቲያን ጋር እንውላለን። ተመልሼም የተለያዩ ጥናቶችን አጠናለሁ ፈተና ወደ ምናምን ስላለ። ነገር አደርጋለሁ ብዬ አስባለሁ። በዚህ ሁለት ቀናት እሁድ እና ቅዳሜ ላይ ማለት ነው።